ሶስት አይነት ሶስት አይነት ኢሜል አለኝ ይሄን ሰማኒያ ስድስት አት ጂሜል ዶት ኮም ጄም ሰላሳ ዘጠኝ ስድስት አስራ አት ጂሜል ዶት ኮም ጄ ምአንድ ሁለት ሶስት አምስት ስድስት አት ጅሜል ዶት ኮም የሚሉ ኢሜሎች አሉኝ ኢሜሎችን ብዙ ጊዜ እኔ የምጠቀሙ ፕላይስቶር ላይ አፕሊኬሽኖችን ማለት ግዴታ የኢሜል አካውንት ስለሚያስፈልግ ኢሜል እጠቀማለሁ በሁለተኛ ደረጃ ኢሜል የምጠቀመው የተለያዩ አፕሊኬሽኖች ታይ የተለያዩ ስራዎችን ለመስራት አሁንም ኢሜል እጠቀማለሁ በሶስተኛ ደረጃ የተለያዩ ጥቅሞች አሉ እንደምታውቀው ለምሳሌ እዚህ ሳይለንሲዮ ላይ የተለያዩ ስራዎችን ለመስራት ወይም ደግሞ ይሄንን ቮይስ ለመስራት ግዴታ በኢሜል ነው የሚገባው ሁለተኛ ከጓደኞች ጋር የተለያዩ አፕሊኬሽኖችን ዳውሎድ ለማድረግ አሁንም በኢሜል ነው ሶስተኛ ደረጃ የተለያዩ ጌሞች ለማውረድ በኢሜል እንጠቀማለን በአራተኛ ደረጃ ኢሜል የተለያዩ ጥቅሞች አሉት ከእነዚህ መካከል ኢሜል የተለያዩ አፕወርክ ላይ የተለያዩ ሰራዎችን ለመስራት ግዴታ መጀመሪያ በኢሜል ተመዝገበን ነው ስራውን የምንሰራው አፕወርክ ላይ ስራ ስንሰራ መጀመሪያ በኢሜል ትመዘግባለህ ከዛ የተለያዩ ፕሮፋይሎችን አስተካክለን ከዛ በኋላ ለይተህ ለማለት ስራዎችን እንሰራለን። ለምሳሌ በችግር ቪዲዮ ኤዲቲንግ ስራውን እየሰራው ነው። ነገር ግን ግደታ ኢሜል መጀመሪያ ላይ ተጠቅሜ ነው የምመዘገበው። ሁለተኛ ላይ ቫይበር ላይ አሁን ስራዎችን ለመስራት ግዴታ መጀመሪያ በኢሜል ነው የምመዘግበው። በኢሜል ከተመዘገበው በኋላ ስራውን የምስራው። የበደ መጀመሪያ በኢሜል እመዘገባለው። ከዛ በኋላ ፕሮፋይሉን አስተካክዬ ስራውን እሰራለሁ። ማለት ነው ሶስተኛ አሁን የተለያዩ ዋን ታይም ዶት ኮም የሚባሉ ፍሪላንሲንግ ላይ እና ፌስቡክ ላይ የተለያዩ ነግሮችን ለማስተካከል ብዙ ጊዜ ኢሜል አካውንት ነው የምጠቀመው ኢሜል በዙ ጥቅሞች ይኖሩታል። ከውጪ ራሱ የሆነ ስራ ቢላክልኝ የሚላከው በኢሜል ነው። አሳይመንቶችንም የማስገባው አሁንም በኢሜል ነው። የእኔም ልጆቼም ደግሞ ተማሪዎችን የሚያስገቡተት አሳይመንት ኤምኤን አካውንታችን ተጠቅሞ አሳይመንትም መጀመሪያ በወረቀት ላይ ያሰፍራሉ ከዛ ወዲያ ሶፍት ኮፒ ከቀየሩት በኋላ በኢሜሌ ይለኩልኛል። ማለት ነው የኢሜል ጥቅም ተዘርዝሮ የሚያልቅ አይደለም። ይሄ ደግሞ የተለያዩ አፕሊኬሽኖችን እራሱ ዳውንሎድ አድርጌ ለመጠቀም ኢሜል አካውንት ያስፈልገኛል። ለምሳሌ ፕሌይ ስቶፕ ግዴታ ኢሜል አካውንት ከሌለ መስራት አይችልም። ዩቲዩብም እንደዛው ዩቲዩብ ላይ የተለያዩ ቪዲዮዎችን አፕሎድ ለማድረግ ግዴታ መጀመሪያ በኢሜል አካውንት መመዝገብ ያስፈልጋል። በኢሜል አካውንት ከተመዘገብኩ በኃላ ቪዲዮውን ማየት ወይም ደግሞ ላይክ ማድረግ ይቻላል። ካልሆነ ኢሜል አካውንት ካላስገባው ግን ቪዲዮውን ላይክ ወይም ደግሞ ሼር ማድረግ አይቻልም። ስለዚህ ኢሜል አካውንት ከሌለኝም ቪዲዮውንም አፕሎድ ማድረግ ዩቲዩብ ላይ አይቻልም። ለዚህ ኢሜል አካውንት ብዙ ጥቁሞች